ብዙ ጊዜ የምመኝ የእረፍት ጊዜ አንዳንድ ጊዜ በመናፍሻ ማሳለፍ ነው መናፈሻ ላይ እረፍት ማድረግ እረፍት ማሳለፍ ደስ ይለኛል ብዙ ጊዜ በመናፈሻ ሳሳልፍ። በጣም ውስጤ ምናምን እያንዳንዱን ነገሬ በጣም ይነቃቃ እና ሰላም ነው ማደርገው ማለት ሰላማዊ ሰው ወይም ሰላም ነው እንዲሰማኝ ሚያደርገኝ እና ብዙ ጊዜ። የእረፍት ጊዜን በዛ መንገድ ማሳለፍ ደስ ይለኛል በመናፈሻ አካባቢ እና መናፈሻ ላይ ብዙ ጊዜ ማሳለፍ እወዳ

አዎ የሸክላ አቃዎችን እንጠቀማለን ሸክላ እቃዎችን ምንጠቀመው ደግሞ አልፎ አልፎ ነው በቤት ውስጥ ያገለግሉኛል ለምግብ መስሪያ ሊሆን ይችላል ለተለያየ ነገር ልጠቀምባቸው እችላለሁ። እና በዛው ሰዓት የሸክላ እቃዎችን ያው እጠቀማለሁኝ የሸክላ እቃዎችን ምግብ ሲሰራባቸው ምግቡ በራሱ ስለሚጣፍጥ ጥሩ ስለሚሆን ብዙ ጊዜ የሸክላ እቃዎችን እጠቀማለሁ። የሸክላ እቃዎች ደግሞ በብዙ መንገድ ነው የሚሰሩት በብዙ ማህበረሰብ ላይ ተወዳጅ ናቸው። በብዙ ቦታ ላይ ይገኛሉና በዛ ሰዓት እጠቀምባቸዋለሁኝ

አዎ በሚገባው አዲስ ለቴክኖሎጂ ለመማር አዲስ እውቀት ለማግኘት አዲስን ነገር ለማወቅ ሁል ጊዜም ዝግጁ ነኝ። ራሴን ዝግጁ አደርጋለሁኝ ሁል ጊዜ በቃ አዲስ ነገር ለመማር አዲስ ነገር ለማወቅ ነገሮችን ወደ ተሻለ ነገር ለመቀየር ህይወቴን ለማሻሻል በዙሪያ ያሉት ሰዎች ጋር የተለያዩ ትምህርቶችን ለመማር ሁልጊዜ ዝግጅት ነኝ። ዝግጅትነቴን ጨርሸ ወይም ሁልጊዜ ለመማር በቃ ቆርጬ እነሳለሁኝ። ጥረት አደርጋለሁኝ ራሴን አለማምዳለሁኝ እና ብዙ ጊዜ ቴክኖሎጂ ለመማር። በጣም ነው የምወደው በጣም ነው ዝግጅት የማደርገው።

በመስበር ላይ ብዙ ጊዜ ባይሆንም አልፎ አልፎ እገዛለሁኝ የመስበር ስራዎችን እሰራለሁኝ የመስበር ግዢኖችን እፈጽማለሁኝ። ግን በየጊዜው በየእለቱ አይደለም አልፎ አልፎ ለምሳሌ በወር ሊሆን ይችላል በሁለት ወር ሊሆን ይችላል በአንድ ሳምንት ሊሆን ይችላል። በሁለት ሳምንት ሊሆን ይችላል አልፎ አልፎ በመስመር ላይ ግዢ እፈጽማለሁ ግዢ አደርጋለሁ አደርጋለሁኝ። ምክንያቱም የመስመር ላይ ግዢዎች አዋጭነት ስላላቸው ብዙዎቹ እኔ እጠቀምባቸዋለሁኝ

ውይ ማደንዘዝ አልወድም ማደንዘዝ በጣም የሚከብደኝ ነገር የምፈራው ነገር ነው። እንደውም ማደንዘዝ ላይ ብዙ እንትኑ የለኝም ማለት ያን ያህል አላሳልፍም ወይም ያን ያህል እንትኑ እውቀቱም የለኝም። ማደንዘዝን ሲጀመር ጉዳት እንዳልሆነ ነው የማውቀው። ለጤና እና ለተለያየ ነገር በቃ ጉዳት አለው። ገጥሞኝ ያውቃል በርግጥ እኔ የሆነ ማደንዘዝ እግሬ አካባቢ ወይም እጅ አካባቢ ገጥሞ ያውቃል እና። ማደንዘዝ አልወድም እውነት ለመናገር በጣም የሚከብደኝ ነገር ነው።

አዎ በመስመር ላይ ቪዲዮዎችን እመለከታለሁ ግን አልፎ አልፎ ነው ሲመቸኝ ነው የማየው። ምክንያቱም በመስመር አንዳንድ አስቸጋሪ ሁኔታዎች ሊኖሩ ይችላሉ አንዳንድ በቃ ጫጫታ የበዛባቸውን ነገሮች ሊኖሩ ይችላሉ። ስለዚህ በዛ ሰዓት በሚመቸኝ ሰዓት በሚመቸኝ ጊዜ በመስመር ላይ ያሉት ቪዲዮዎችን አያለሁኝ እመለከታለሁኝ። እነዛን ቪዲዮዎች ካየሁ በኋላ ምን እንደተማርኩኝ ምን እንደተገነዘብኩኝ ምን እንዳወቅኩኝ እንደገና ራሴን እጠይቃለሁ ራሴን ከጠየኩ በኋላ ደግሞ ራሴን እንደገና እገመግማለሁ። እና የመስመር ላይ ቪዲዮዎችን አዎ አያለሁኝ

ቅርጫት የለኝም ግን ወደፊት እንዲኖረኝ እፈልጋለሁ ምክንያቱም ቅርጫት ብዙ አገልግሎት ስላለው ቅርጫት እንደምገዛ እንደሚኖረኝ በቃ ቅርጫት እወዳለሁ እንዳትገዛለኝ ቅርጫት። ወደፊት እገዛለሁ የሚል እቅድ አለኝ። ከእቅዶቹ ውስጥ ካስቀመጥኳቸው ፕሮግራሞች ወይም ካስቀመጥኳቸው። ስትራቴጂዎች ችግሮች ውስጥ አንዱ ስለሆነ ወደፊት እገዛለሁኝ ብዬ አስባለሁና ወደፊት ቅርጫት ይኖረኛል ቤቴ ውስጥ በዛ ሰዓት እገለግልበታለሁ

አዎ በሚገባ መብረቅ እፈራለሁኝ። መብረቅ ማለት በጣም ነጎድጓዳዊ ከባድ ድምጽ በጣም አስቸጋሪ ድምጽ ስላለው እፈራዋለሁ ብዙ ጊዜ። በጣም ያስደነግጠኛል በጣም በጣም ያስፈራኛል በጣም እፈራለሁ ብዙ ጊዜ ይሄን ነገር የሚፈጠረው ክረምት አካባቢ ነው። እና በክረምት አካባቢ እንደዛ አይነት ድምጽ ስሰማ እንደዛ አይነት አስቸጋሪ ነገር ስሰማ። በጣም የምፈራው ነገር በጣም የሚያስደነግጠኝ ነገር አንድ የመብረቅ ጫጫታ ወይም የመብረቅ ድምጽ ነው። እና ብዙ ጊዜ እፈራለሁኝ።

ወደ ስራ የምሄድበት ዋና ነገር ያው በጠዋት እነሳለሁኝ ያው ስራ ለህይወት ስለሚጠቅም ለህይወት ስለሚያስፈልግ በጧት ከተነሳው በኋላ ዝግጅቶቼን ምናምን አጠናቅቃለሁ ራሴን አዘጋጃለሁ ልብሶችን አዘጋጃለሁ ቁርስ መብላት ያለብኝን ቁርስ እበላለሁኝ ልብሶችን ካዘጋጀሁ በኋላ ቀጥታ በታክሲ ወይም በመኪና በሆነ መኪና ልሄድ እችላለሁ እኔ ወደ ስራ ቦታ ከሄድኩ በኋላ ደግሞ ስራዬን በግባቡና በአግባቡ መንገድ ሰርቼ ወደ ቤቴ ማታ ላይ እስከ አስራ ሁለት ሰዓት ባለው እመልሳለሁ ማለት ነው። በዛ መንገድ ነው ወደ ስራ ሊሄድ የምችለው።

አዎ በሚገባ ብዙ ህዝብ መካከል መሆን ያው እፈልጋለሁኝ ይመችኛል ምክንያቱም ብዙ ህዝብ መካክል ስራዎቼን ስለምሰራ ስራዎቼን በዛ ምክንያቶቼ ስላሉ ስለሚያልፉ ከህዝቦች ጋርም ስለምገናኝ ለህዝቦችም አገልግሎት ስለምሰጥ ለህዝቦችም ገለጻዎችም ስለምሰጥ ብዙ ነገሮችን ስለምሰጥ በብዙ ህዝብ መካከል መሆን ይመቸኛል። ብዙ ጊዜ ምክንያቱም ስራዬ ከህዝብ ጋር ነው ከህዝብ ጋር ነው የማደርገው ከህዝብ ጋር ነው የምሰራው ከህዝብ ጋር ነው የምንለውጠው። እና ከዛ አንፃር በብዙ ህዝብ መካከል መሆን ይመቸኛል። ተማቻችን አሁን የማሳልፈው

በሚገባ በሚገባ በቋንቋ ምናልባት ምክንያቱም ቋንቋ ለሰው ልጅ በጣም አሪፍ መሳሪያ ነው መግባቢያ ነው ከምንም በላይ በአለም ላይ በጣም አስፈላጊ ከሆኑት ነገሮች አንዱ ቋንቋውን ሰው ከሰጋ የሚግባባበት ሀሳቡን የሚገልጽበት የተለያዩ በቃ ማድረግ ያለበትን ወይም መስራት ያለበትን ነገር የሚሰራበት የሚያከናውኑበት መግባቢያ ቋንቋ ነው የአንዳንዱ ሚስጥር ቋንቋ ነው የሰው ልጅ በቋንቋ ነው ሊግባባ የሚችለው በቋንቋናውን ሊያወራ የሚችለው በቋንቋናው የተለያዩ ስራዎችን ሊያከናውኑ የሚችለው። በቃ ቋንቋ የሁሉም ነገር መሰረት ነው እና እኔም በበኩሌ ብዙ ቋንቋዎችን እማራለሁኝ አሁን ላይ። ብዙ ቋንቋዎችን ለማወቅ ደረጃ አደርጋለሁኝ አሁን ለምሳሌ አማርኛ ቋንቋ ይሄው እችላለሁኝ። ከዛ ደግሞ ሌሎች ቋንቋዎች እንደው ተጨማሪ ቋንቋዎችን በመስራት ወይም በመማር የተሻለ ነገር ለማድረግ እየተዘጋጀሁኝ እገኛለሁ።

ብዙ ትምህርቶችን እኔ እወዳለሁ ሂሳብ ትምህርት እወዳለሁ የፊዚክስ ትምህርት እወዳለሁ የ ኬሚስትሪ ትምህርት እወዳለሁኝ የ ስነ ጥበብ ትምህርት እወዳለሁ የታሪክ ትምህርቶችን እወዳለሁ። እና ብዙ ጊዜ እንድ ለዚህ ተፈጥሯዊ የሆኑ ሳይንሳዊ ትምህርቶችን ብዙ ጊዜ እወስዳለሁኝ እና እነሱን እወዳቸዋለሁኝ እነሱ ላይ ብዙ ጊዜ ትኩረት አደርጋለሁኝ። የተለያዩ ግኝቶችን የተለያዩ ፈተናዎችን ተጨምረውባቸው የሚሰጡ ትምህርቶች ስለሆኑ እነሱን ትምህርቶች በደንብ አጠናለሁኝ። በደንብ አነባለሁኝ እዘጋጃለሁኝ ብዙ ጊዜ

ከምወደው እንሰሳ አንዱ አንበሳ ነው አንበሳን በጣም ነው የምወደው የሆነ ተፈጥሮ በጣም ያስደስተኛል ጀግንነቱ በጣም ያስደስተኛል ያለው መልኩ ምናምን እያንዳንዱን ነገር ያስደስተኛል። እና ከምወደውን እሳት አንዱ አንበሳ ነው አንበሳን በጣም ሳይ ደስ ይለኛል። ብዙ ጊዜ በተለያዩ መንገድ አንበሳን አያለሁኝ በስልክ ሊሆን ይችላል። በተለያዩ መንገድም እንደዚህ ወደ ፓርኪንግ መዝናኛ ተፈጥሮ የቦሮዎችንም ስሄድ በዛ ሰዓት ሳየው በጣም የምወደው አንዱ አንበሳን እንደምወድ ሁልጊዜ ለራሴ የማረጋግጠውን ነገር አንበሳ ነው። በጣም ነው የምወደው።

ብዙ ጊዜ የምትጠቀማቸው መሳሪያዎች የሙዚቃ መሳሪያዎችን ነው የሙዚቃ መሳሪያዎችን ስጠቀም ውስጤ ወይም በቃ አለ አይደል በጣም ደስ ስለሚለኝ ከምንም በላይ የአንድን ሀገር ወግን ባህሉን ማስተዋወቅ ስለሚያስደስተኝ። ክራርን መሰንቆን በገናን ድራምን የተለያዩ የሙዚቃ መሳሪያዎችን እጠቀማለሁኝ እና በዛ ሰዓት ብዙ ነገር ነው በቃ ምማረው። ከምንም በላይ ውስጤን አይምሮዬን ያነቃቁታል። ከምንም በላይ ብዙ መልእክቶችን አስተላልፍባቸዋለሁ እና ብዙ ጊዜ እነዚህን መሳሪያዎች በጣም እጠቀማለሁ በየእለቱ ማለት ይቻላል

አዎ በመስመር ላይ እማራለሁ በመስበር ላይ የሚማርበት ደግሞ ዋና ምክንያት እውቀቴን ለማሳደግ የተሻለ እውቀት እንዲኖረኝ ከትላንት ዛሬ ወይም ወደፊት የተሻለ ነገር ለማግኘት ብዙ ጊዜ የመስፈር ትምህርቶችን እወስዳለሁ የመስመር ትምህርቶችን። የምወስድበት ምክንያት ያው እውቀትን ፍለጋ ነው ልክ ማወቅን ፍለጋ ነው። እና በዛ ሰዓት ከተለያዩ ሰዎች ልገናኝ እችላለሁ የተለያዩ እውቀቶችን ልቀስም እችላለሁ ካወቁ በኋላም ከተረዳሁ በኋላም። ለነገዬ የተሻለ ነገር የተሻለ እድል ይፈጥርልኛል የስራ እድል ሊሆን ይችላል የገንዘብ እድል ሊሆን ይችላል ብዙ ነገሮችን አገኝበታለሁ።

በሚገባ በሚገባ አይስክሬም በጣም ነው የምወደው። አይስክሬም ያው ስለሚጣፍጠኝ ጣፋጭ ነገር እወዳለሁኝ በጣም ነው። ጣፋጭ ነገር በጣም በቃ አለ አይደል ይመችኛል። ብዙ ጊዜ አይስክሬም እገዛለሁኝ ራሱ ከኬክ ቤት ሊሆን ይችላል ከተለያየ ከሱቅ ላይ ምናምን ሁል ጊዜ እገዛለሁኝ ወደ ቤት ስገባ ማታ ማታ ገዝቼ ነው የምገባው። አይስክሬም በጣም ነው የምወደው አይስክሬም በጣም ጣፋጭ ስለሆነ በጣም ስለሚጣፍጥ ብዙ ጊዜ አይስክሬም መብላት በጣም የሚያስደስተኝ ነገር ነው

የመመገቢያ እቃዎች አሉኝ እንደ ትሪ እንደ የተለያዩ ሳህኖች የሚባሉ ነገሮች አሉ በነዛ እንጀራም ሆነ ዳቦ ወይም ሩዝም ሊሆን ይችላል የተለያየ ምግብ የተሰራውን ቤት ውስጥ እመገባለሁኝ። የመመገቢያ እቃዎች በጣም ያምራሉ የሚያምሩ እቃዎች አሉኝ። በባህላዊ መንገድ የተሰሩ አሉ በዘመናዊ መንገድ ደግሞ የተሰሩ አሉ። እና በነዛ ነው አመጋገቤን እንትን የምለውና በነዛ እመገባለሁኝ ምግቦቼን እመገባለሁኝ

በእኛ አካባቢ ቀርቃሃ የተለመደ አይደለም ግን ከእኛ አካባቢ ራቅ ብሎ በተወሰነ ኪሎሜትር ወይም በተወሰነ የእግር ጉዞ። የመንገድ ጉዞ ቀርቃሃ እንደሚበቅል እንደሚያድግ አውቃለሁኝና የቅርቃሀው አስተዳደግ እንደውም በጣም ይገርመኛል። ለብዙ አመት ቆይቶ እንደሚያድግ። በቃ ተቀብሮ አፈር ውስጥ እንደሚቆይ ከዛ በኋላ ካደገ በኋላ ለብዙ ነገር እንደሚያገለግል። ብዙ ያው አንዳንድ ሰዎች በዛ ሰዓት እንትን የሚሉ ሰዎች በአካባቢያቸው ያሉ ሰዎች እና ያወሩኛል። እና የቀርቃሀ አስተዳደግ ወይም የቀርቃሀ እንዴት እንደሆነ በአካባቢው እንዴት እንደሚያድግ በቃ ያለውን ነገር ከእነሱ ጋር እሰማለሁኝ። እና በሚገርም አስተዳደግ እንደሚያድግ እውቀቱ አለኝ መረጃው አለኝ

ብዙ ጊዜ ከምወዳቸው ዳቦዎች አንዱ ቤት ውስጥ የተሰራ ቤት ውስጥ የተዘጋጀ ዳቦ ነው የምወደው ብዙ ጊዜ የቤተሰቦች ያዘጋጁትን እናቴ ያዘጋጀችውን በስንዴና በተለያየ ነገር የሚዘጋጅ የቤት ውስጥ የሚዘጋጅ ያንን ዳቦ አለ እና ያንን ዳቦ ነው በጣም የምወደው እና ያን ዳቦ በወተት ስበላ በርጎ ስበላ በሻይ ስበላ በጣም ያስደስተኛል በጣም ይጣፍጠኛል። እና በቃ በጣም ጣፋጭ ነው። እና የአንድ ዳቦ ነው ብዙ ጊዜ የምበላው ብዙ ጊዜ በቤት ውስጥ የተዘጋጀ ዳቦ ነው የምመገበው። እና በዛ አይነት መንገድ ነው አመጋገብ የዳቦ

የሽመና ስራ ላይ ብዙ አይደለሁም የሽመና ስራ ብዙ ጊዜ እንትን ብዬ አላውቅም አድርጌ አላውቅም። ግን በሽመና ስራ ላይ የተሰማሩ ብዙ ሰዎች አውቃለሁ ብዙ ጓደኞችን አውቃለሁ ብዙ ቤተሰቦችን አውቃለሁ እና ማየው በጣም ደስ የሚል ጥበብ ነው ደስ የሚል ባህል ነው። ያለው እና በሽመና ዘርፍ ራሴን ለማሳተፍ ወደፊት ፕሮግራም ወይም እቅድ ነድፌ እየተጓዝኩ እገኛለሁ ምክንያቱም የሽመና ስራ በጣም ያዋጣል እሚያዋጣ ነው። እና በእጅ መሸመን ደግሞ ከምንም በላይ ልምድ ካደረኩት ወይም ልምድ ከያዝኩት በጣም የሚገርም ውጤት እንደሚሰጠኝ አረጋግጣለሁ ወይም ተስፋ አደርጋለሁ። እና በእጅ መሸመን እስካሁኗ ሰዓት ድረስ አልለመድኩም። ግን ወደፊት ከተለያዩ ሰዎች ጋር በመነጋገር ለመስራት ዝግጅቴን ጨርሻለሁኝ አጠናቅቄያለሁኝ።

አዎ በሚገባበት በፍም ማብሰል እችላለሁ ምግብ ማብሰል እችላለሁ የተለያዩ ነገሮችን ማብሰል እችላለሁ። ማለት በእንጨት ሊገናኝ ይችላል ወይም በእንጨት ሊገኝ ይችላል በተለየ ነገር ሊገኝ ይችላል። ስለዚህ በፍም ማብሰል በጣም ነው የማውቀው በጣም ነው አብሰል የማውቀው መግቦችን ሰርቼበት አውቃለሁ። እና ከምንም በላይ ፍም ማየት ራሱ በጣም ያስደስተኛል። ይሄን ሲታይ ምናምን ደስ የሚል እንትን አለው እና አውቃለሁ ወይ

አዎ አንድአንድ የተበላሹ ነገሮዎችን አንድአንድ እንደገና መሰራት ያለባቸውን ነገሮዎችን በመስራት በጣም በመጠገን እንደገና ጥቅም ላይ አውላለሁኝ። ቤት ውስጥ ለምሳሌ ስቶፍ ሲበላሽ ስቶፍ ሲበላሽብኝ እሰራውና ከዛ በኋላ ስቶፉውን ከሰራሁ በኋላ እንደገና ወደ ጥቅም እንዲውል ወይም ወደ አገልግሎት እንዲውል አደርጋለሁ። እና እንደገና ጥቅም ላይ መዋል በቃ ብዙ የማደርገው ነገር ነው አንድአንድ 'ማቴሪያሎችን' ሊሆን ይችላል አንድአንድ ቤት ውስጥ ያሉ ምግቦችን ሊሆን ይችላል እንደገና ጥቅም ላይ እንዲሆኑ አደርጋቸዋለሁ።

በሚገባ የክላውድ የክላውድ ማከማቻ በጣም ነው የምጠቀመው የክላውድ ማከማቻ የምጠቀምበት ምክንያት ምንድነው? አሁን ዘመኑ ለክላውድ በጣም የተመቸ ስለሆነ በጣም አሪፍ ስለሆነ ቴክኖሎጂ ስላለ ቴክኖሎጂው በጣም ስለዘመነ በየጊዜው ስላደገ የክላውድ ማከማቻ በኮምፒውተሬ እጠቀማለሁ በስልኬ እጠቀማለሁ በተለያየ መንገድ እጠቀማለሁ። እና የክላውድ ማከማቻ ትጠቀማለህ ወይ ላልከኝ ጥያቄ ወይም ለጠየከኝ ጥያቄ? መልሱም አዎ እጠቀማለሁ ነው እና ለብዙ ሰዓት እንደውም የክላውድን ማከማቻ እጠቀማለሁኝ። ምክንያቱም ከግዜው ጋር መሄድ ያስፈልጋል ከቴክኖሎጂ ጋር መሄድ ያስፈልጋል። ቴክኖሎጂው በጣም እያደገ ስለሆነ እኛም ማደግ እንዳለብን መማር እንዳለብን ስለማስብ። የክላውድ ማከማቻ እጠቀማለሁ

አዎ በሚገባ ማዕድን እጠቀማለሁ። ማዕድን ለአንድ ሀገር እድገት መሰረት ናቸው፤ እና ማዕድን በተፈጥሮ መንገድ ሊገኙ ይችላሉ። ከማዕድኖች የምጠቀመው አንዱ ወርቅን ነው፤ እና ወርቅን በተለያየ መንገድ አገኛለሁኝ እና ቁፋሮ ሊሆን ይችላል በተለያየ መንገድ ይሆን ይችላል ወርቅ ያለባቸው አካባቢዎች አሉ እና እዛ ቦታ በመሄድ ወርቅን በማጣራት ብዙ ጊዜ በባህላዊ መንገድ እናጣራና ከዛ በዘመናዊ መንገድ ለሚረከቡን ደንበኞቻች እንሸጣለን እና ማዕድንን እጠቀማለሁኝ። ማዕድን ማለት ብዙ ነገር አላቸው፣ ብዙ ይዘት አላቸው፣ ብዙ ደግሞ አላቸው ለሰው ልጅ፤ እና ለሀገርም እድገት መሰረት ናቸው ለሰውም ልጅ እድገት መሰረት ናቸው፤ እና ማዕድኖች በቃ ውድ ነገሮች ናቸው እና ማዕድን እጠቀማለሁ ይሄን ውድ የሆነ ነገር በጥቅም ላይ ነው የማውለው።

መጠበቅን ምገልጸው ምንድነው? መጠበቅ ያው ያስደስተኛል አንዳንድ ጊዜ ፕሮግራም ሲኖረኝ በተለያዩ መንገድ ሰዎችን ሳገኝ ወይም ሰዎችን ስጠብቅ በስራ ሊሆን ይችላል በተለያየ ድርጅቶች ሊሆን ይችላሉ በትልቅ ግን በሚሊየን ደረጃ ብዙ ገንዘብ የሚያንቀሳሱ ሰዎችን። እጠብቃቸዋለሁ ምጠብቃቸው ምንድን ነው? ብዙ ጊዜ ለስራ ጉዳይ ስለማወራቸው በስራ ጉዳይ ብዙ ሀሳቦችን ስለምንለዋወጥ ብዙ ነገር ስለምናደርግ። የሆነ ቦታ ወይ ሻይ እየጠጣሁ ወይም ቡና እየጠጣሁ እጠብቃችኋለሁ እና እነዛ ሰዎች ጋር ብዙ የምንወያይው ነገር ስላለ። ብዙ ጊዜ እጠብቃለሁ መጠበቅ በጣም የሚያስደስተኝ ነገር ነው

አዎ በሚገባ በዛው በእጅ የሚሰሩ ስራዎችን እሰራለሁ። ለምሳሌ በእጄ ቤት ላጸዳ እችላለሁ በእጄ ኪይቦርድ ላይ ልፅፍ እችላለሁ። በእጄ ልብሶችን ላጥብ እችላለሁ ላስተካክል እችላለሁ በእጄ ምግብ ልሰራ እችላለሁ። በእጄ የተለያዩ ስራዎችን ነው የማደርገው የተለያዩ ዝግጅቶችን ነው የማደርገው። እና በእጄ ያው ብዙ ስራዎችን እንደምስራ ነው የማውቀው። እና በእጅ የሚሰራ ስራ አደርጋለሁኝ እሰራለሁ። ብዙ ጊዜ ምክንያቱም እጄን አለማምጄዋለሁኝ ብዙ ግዜ ስለሚሰራ። ዛሬም ነገም ተለማምዷል። አሁንም ስራዎችን ይሰራል ዝግጅቶችን ያደርጋል።

በተደጋጋሚ ባልነሳም አንዳንድ ጊዜ ሌሊት ላይ የምነሳበት አጋጣሚ አለ። አንዳንድ ጊዜ ደግሞ ማልነሳበት ሁኔታ አለ። እኔ ብዙ ጊዜ ስራዎች ካሉኝ የምሰራቸው ስራዎች ካሉኝ ብዙ ጊዜ እነሳለሁ። ለጸሎት እነሳለሁ። ለተለያየ ነገር እነሳለሁ። የምንነሳበት ምክንያት ግን የራሱ ትርጉም አለው የምንነሳበት። ለጸሎት ልነሳ እችላለሁ። ከዛ ደግሞ የምሰራቸው ስራዎች ካሉኝ የክላውድ ስራዎች ካሉኝ ለመስራት ለማዘጋጀት እሰራለሁ። በመስሪያ ቤት የሚጻፍ ኢሜል ካለ የሚላክ መልእክት ካለ ያን መልእክት ለመላክ ብዙ ጊዜ እነሳለሁ። እና እንደሁኔታዎች ይወሰናል።

ማሸነፍ እችላለሁ ማሸነፍ እችላለሁ የተለያዩ ነገሮች ተወዳድሬ አውቃለሁ በትምህርት ተወዳድሬ አውቃለሁ በኳስ ተወዳድሬ አውቃለሁ በሩጫ ተወዳድሬ አቃለሁ በተወዳደርኩባቸው መንገዶችም ስራዎች ላይ በጊዜ አሸናፊነቴን አረጋግጫለሁ አሸንፌ አውቃለሁ እና ማሸነፍ እንደምችል አውቃለሁ። አሸንፌም ስለማውቅ ምክንያቱን ለማሸነፌ ደግሞ ዋና ሚስጥር ዝግጅነት ነው ማለት እዘጋጃለሁኝ። ከማሸነፌ ከመወዳደሬ በፊት ዝግጅት አደርጋለሁኝ። ዝግጅት ካደረኩ በኋላ ደግሞ ወደ ማሸነፍ ነው የምሄደው። እና ማሸነፍ አዎ እችላለሁኝ ብዙ ጊዜ አሸንፌም አውቃለሁኝ። የሚሆነው ምንድንነው? በጥረት ነው ጥረት ካለ ሁሉም ነገር ይሳካል ጥረት ካለ ሁሉም ነገር ይመጣል ብዬ አስባለሁ

ብዙ ከለሮች አሉ ነጭ ከለር በጣም ከምወደው በጣም ከሚመቸይ ከለር አንዱ ነው። ምክንያቱም ብዙ ከለሮችን ያው ብዙ ሰው ሊወድ ይችላል እኔም ደግሞ ነጭ እና ጥቁር እወዳለሁ። እና ለነጭ ከለር ደግሞ ልዩ ቦታ አለኝ ልዩ ይዘት አለኝ። ያ የሆነበት ምክንያት ደግሞ የራሱ ትርጉም አለው። ነጭ ያው በቤተሰብ ደረጃ በእኛ ቤተሰብ ደረጃ ነጭ ከለር በጣም ይወደዳል ነጭ በጣም የሚወደድ ከለር ነው። እና ብዙ ጊዜ ምንድነው? የምናደርገው በባህል ደረጃ የምናሰራቸው እንትኖች አሉ ልብሶች አሉ። ባህል ለማክበር አዲስ ነገርን ለማክበር አዲስ አመትን ለማክበር ሊሆን ይችላል። የተለያዩ በዓላቶች። ሲኖሩ እነዛን በዓላቶች የማከብርበት ምክንያት አንዱ በነጭ ነው። ነጭ ልብስ በጣም ያስደስተኛል ነጭ ልብስ ሁል ጊዜም ቢሆን። ስለብሰው በቃ ምንም ላይ ደስተኛ ነኝና። ከባልም ጋ የሚሄድ ነገር ነው ከወግ ጋር ከባል ጋር የሚሄድ ነገር ነው። ወግ በሀላችንን ጠብቀን ስንኖር። ብዙ ጊዜ ምንድነው? የምናደርገው እኛ ነጭ ልብሶችን እናስቀምጣለን ሀር የሚባል አለ በጣም ነጭ ነው ከምንም በላይ በጣም ደስ ነው የሚለው። በጣም ነው የሚያምረው ከምንም በላይ እና። ያንን ልብስ እለብሳለሁ። ያንን ልብስ ለብሼ። በጓደኞቼ ዝግጅቶች ላይ እገኛለሁ። በጓደኞቼ በዓል ላይ እገኛለሁ። በፕሮግራም ላይ እገኛለሁ። በተለያዩ ዝግጅቶች ላይ እገኛለሁ። አዲስ አመት ላይ ገና ላይ ጥምቀት ላይ ልደት ላይ በተለያዩ በብዙ ፕሮግራሞች ነጭ ነገር ለብቼ። እገኛለሁ እና ነጭ ከለሩን በጣም እወደዋለሁ። በጣም ከምልህ በላይ ምክንያቱም ነጭ ሲባል የሆነ ስለብሰው ያምራል። ስለብሰው የሆነ ደማቅ እንትን አለው የሆነ። የሚያምር ነገር አለው እና። ይሄን የሚያምር ነገር በብዙ ጊዜ ስለብሰው ብዙ ጊዜ አብሮኝ ሲኖር አብሮኝ ሲሆን በጣም የሚያስደስተኝ ነገር አለ። እኔ ብቻ ሳልሆን እህቴም ነጭ ነገር ትወዳለች። እኔ ብቻ ሳልሆን አያቴም ነጭ ነገር ትወዳለች አባቴም ነጭ ነገር ይወዳል። ወንድሜም ነጭ ነገር ይወዳሉ እና ነጭ ነገር ላይ ሁላችንም ብዙ ጊዜ ጥረት እናደርጋለን። እንዲኖረን እንፈልጋለን ነጭ ነገር እንድናገኝ እንፈልጋለን እና። ብዙ ጊዜ ነጭ ከለር ወይም ነጭ ቀለም ተወዳጅ ነው በእኛ ቤት ውስጥ ተፈላጊ ነው። ሁል ጊዜ ነጭ ነገር እንግዛ ልብስ እንግዛ ነው የምንባባለው ራሱና ብዙ ጊዜ ነጭ ቀለም ቤታችን ራሱ የተቀባውሁ በነጭ ቀለም ነውና። ነጭ ቀለም ላይ ምርጫችን በዚህ መንገድ ነው። እና እንወዳለን ያስፈልጋል ነጭ ከረንም ብለን እናስባለን። ቀለሙ ደማቅ ሆኖ ቀለሙ አሪፍ ሆኖ ያን ቀለም ደግሞ እኛ ስንተገብረው ወይም በተግባር ስናውለው ወይም ስንጠቀምበት ስንገለገልበት። በጣም የወደድነውን ወይም ፍላጎታችን የሆነውን ነገር ደግሞ በተግባር ስናገኘው። በጣም ነው ደስ ሚለው ከምን በላይ ምክንያቱም። ሁሉም ሰውም የከለር ምርጫ አለው። የከለር ምርጫ አለው አንዳንድ ሰው ጥቁር ከለር ሊወድ ይችላል አንዳንድ ሰው አረንጓዴ ሊወድ ይችላል። ሁሉም እንደየ ምርጫው ነው እኛ ቤት ውስጥ ደግሞ። የጥቁር የነጭ ከለር ምርጫ ጎልቶ ይታያል ብዙ ጊዜ። ቤት ውስጥ አሁን በነጭ እቃዎቻችን ራሱ ብዙ ጊዜ ነጭ ይበዛባቸዋል። ነጭ ይበዛባቸዋል። በነጭ ያሸበረቁ ናቸው በነጭ የበዙ ናቸው እና። ከምንም በላይ ነጭ ከረል ወሳኝ ነገር አለው። ነጭ ከረል በጣም የሚጠቅም እንትን አለው ጥቅም አለው። በእኛ ቤት ውስጥ በእኛ አስተሳሰብ ውስጥ ለነጭ ነገር። የምንሰጠው ነገር ብዙ ነው። ስለዚህ ነጭ ነገር ለማምጣት። ወይም ነጭ ነገር ለማግኘት። ብዙ ጊዜ እንጥራለን ብዙ ጊዜ ዝግጅት እናደርጋለን እናስተካክላለን እንገዛለን መግዛት ካለብንም። መስራት ካለብንም በሽመና መንገድ እንሰራለን እንሸምናለን። ሽመና ስራ ደግሞ የተለያዩ ጋቢዎችን የተለያዩ ነጭ ልብሶችን የሚሰራበት ስለሆነ። በዲዛይን ተደርጎ በጥበብ ተደርጎ። የጥበብ ንብስ የሚባል አለ የጥበብ ባል የሚባል አለ እና። በዛ በጥበብ ባል አማካኝነት። ልብሱን እናዘጋጀዋለን ካዘጋጀነው በኋላ። ይታጠባል የሚታጠብበት መንገድ አለ እና። በዛ በነጭ ከለር ልብስ ደም ቀን እንታያለን ጎልተን እንታያለን። ፎቶ በጣም ስንነሳ ያምራል በነጭ ልብስ። ብዙ ጊዜ የነጭ ቀለም ድምቀቱ በቃ ብዙ ነው። ተዘርዝሮ አያልቅም ከምልህ በላይ እና። ነጭ ነገር በጣም የምወደው ነገር ነው። ነጭ ነገር በጣም ከምልህ ከምልህ በላይ የምናፍቀው ነገር ነው። ሁልጊዜም ቤተሰቦቼ ሁልጊዜም እኔን ጀምሮ በዙሪያዬ ያሉኝን ጓደኞቼን ጨምሮ ነጭ ነገር እንዲለብሱ። ፍላጎቴ ነው ነጭ ነገር እንዲያዩ ፍላጎቴ ነው እና። ሳይ ራሱ ምስል መኪናዬ ራሱ በነጭ ከለር ነው የማደርጋት ወደፊት። ነጭ ቀለም እቀባታለሁ ነጭ ቀለም አድርጌ ነው። መንዳት ምፈልገው መኪናዬ ራሱ ምክንያቱም ነጭ ሚያስደስተኝ ነገር ነው። ነጭ ምርጫዬ ነው በቃ ነጭ ሁል ጊዜ። ምፈልገው ቀለም አይነት ነው። ምፈልገው የቀለም

መስኮት ከብዙ ነገር ሊሰራ ይችላል መስኮት ከተለያየ መንገድ ሊሰራ ይችላል። መስኮት ያው የቤታችን በቃ አሪፍ ነገር ነው ልክ እንደ በር እንጠቀምበታለን ልክ እንደ በር ይውላል ያገለግላል። መስኮት በቤታችን ውስጥ ብዙውን ዝግጅት ያደርጋል ለምሳሌ ፀሀይን እናይበታለን ፀሀይን እንሞቅበታለን። በተለያየ መንገድ ለፀሀይም ምቹ ሁኔታን ይፈጥርልናል። ከዛ ደግሞ ቤታችንን ቤታችን ውስጥ ሆነን የተለያየ የሰፈሮችን የተለያየ ቦታዎችን ተፈጥሮን ለማየትም ፀሀይን ለማየትም ጨረቃን ለማየትም ይጠቅመናል። እና ብዙ ጊዜ መስኮት በተለያየ መንገድ ነው ሊሰራ የሚችለው። በተለይ ጥበብ ነው ሊሰራ የሚችለው። እና መስኮት ልዩ ነው ልዩ ይዘት አለው። በባህል መንገድ ልክ በእንጨት ሊሰራ ይችላል በጣውላ ሊሰራ ይችላል በብረት ሊሰራ ይችላል በተለያየ መንገድ መስኮትን ማዘጋጀት ይቻላል። እንደ የአካባቢው ልዩ ቦታው ሊለያይ ይችላል ግን የመስኮት ዝግጅት ልዩና ልዩ የሚባል ደረጃ ነው። እና መስኮት በጣም አሪፍ ነገር ነው። እኔ የመስኮትን ብዙ ጊዜ መስኮት አጠገብ ሆኜ እቀመጣለሁኝ መስኮት አጠገብ ሆኜ ብዙ ነገሮችን እመለከታለሁ ብዙ ነገሮችን አያለሁ

ላይ ማለት አንድ ነገር ከላይ በኩል ሲቀመጥ ከላይ በኩል የሆነ ነገር ስናስቀምጥ ላይ ብለን እንጠራዋለን። አንድ ነገር ደግሞ ከታች በኩል ስናስቀምጥ ታች ብለን እንጠራዋለን። እና ከላይ የሚባለው ነገር ከላይ የሆነ ነገር ነው ደረጃ ላይ ያለ ነገር ነው ከፍታ ቦታ ላይ ያለ ነገር ነው። እና ያን ከፍታ ቦታ ላይ ብለን እንጠራዋለን። እና ከፍተኛ ቦታም መሆኑን ለመጠቆም ስናስብ ላይ እንለዋለን።

ስልጠናዎችን በተለያየ መንገድ እንገልጻቸዋለን ስልጠና ማለት አንዱ እውቀትን የምንጨምርበት አንዱን ለእውቀት የሚያስፈልግ ነገር ስለሆነ ስልጠናን መውሰድ ለሰው ልጅ በጣም ወሳኝ ነገር ነው። እና የሰው ልጅ ስልጠናን ሲወስድ ነው ራሱን ብቁ ሚያደርገው ራሱን የሚያሻሽለው። እና ስልጠና በተለይ መንገድ ልትሰጭት ይችላል በመስሪያ ቤት ሊሰጥ ይችላል በግል ስልጠና መውሰድ የሚቻል ይችላል። በተለያየ መንገድ ስልጠናን መግለጥ ይቻላል። እና ስልጠና ግን ብዙ ይዘት አለው ብዙ የሚያስጨብጡን ነገር የሚያስገነዝቡን ነገር ብዙ ነው። ነውና ስልጠና ያለኝ ቦታ ሁልጊዜም ዝግጅነቴ በጣም ደስ የሚል ነገር ነው ስልጠናን እወስዳለሁኝ። ራሴን በየቀኑ አሰለጥናለሁኝ ራሴን በየቀኑ በኩል ለማድረግ እጠራለሁኝ። እሰራለሁኝ እና ስልጠና ልዩ ይዘት አለው ልዩ አግባብ ያለው ነው ነገር ነው። እና ስልጠና ላይ ብዙ ጊዜ ትኩረት አደርጋለሁ ትኩረት ሰጥቼ የምሰራበት አንዱ። ስልጠና ነው።

ስጋ በጣም የምወደው ነገር ነው። ስጋ በጣም ብዙ ጊዜ የበግ ስጋ በጣም እወዳለሁ። የዶሮ ስጋ በጣም እወዳለሁ። የዶሮ ስጋ የብይድ ስጋ የበግ ስጋ በጣም የምወዳቸው ስጋዎች ናቸው። እና ስጋ በጣም ደስ የሚል ከምግቦች በጣም የሚጣፍጥ። በጣም ልዩ ተወዳጅ ምግብ ነው። እና በየጊዜው እበላለሁ ጾም ካልሆነ ጾም ሲሆን ብቻ ነው የማልበላው። እና ስጋ ሁል ጊዜ ስጋ እበላለው ስጋን በመብላት ነው የምታወቀው። እና ስጋን እበላለሁኝ። ብዙ ጊዜ ስጋ ለመብላት ሁል ጊዜ ዝግጁ ነኝ። ምክንያቱም ስራ በጣም ስለምወድ ማለት ነው

ጥቁር ከቀለማቶች አንዱ ቀለም ነው። ጥቁር ያው ብዙ ጊዜ እኛ አፍሪካኖች እንደውም እኛ ጥቁሮች ነን። አይደለ ስለዚህ ጥቁር ከቀለሞች አንዱ ነው ሚያምር ቀለም ነው። በነገራችን ላይ ደስ የሚል ቀለም ነው። ቀለሙ ይዘቱ እያንዳንዱን ነገሩ በጣም የሚያምር ነገር ነው። እና ብዙ ጊዜ ጥቁር ቀለምን ማስታወስ ነው በልብሶቼ ነው። እና ብዙ ጥቁር ልብሶች አሉኝ እነዛ ልብሶች ሳይ በጣም ደማቅ ጥቁር ናቸው። ልክ ትኩረታቸውን ሳይ በጣም ነው የሚያስደስተኝ። ውበት አላቸው በቃ ውብ ናቸው። መልካቸው ደስ ይላሉ ልብሳቸው ምናምን ከእኔ ጋር እሄዳለሁ እና ጥቁርን የምወደው በዛ ነው።

ሁለት ቁጥር ከቁጥሮች መካከል አንዷ ናት። ከቁጥሮች ከምንቆጥራቸው ቁጥሮች መካከል አንዷ ናት። ቁጥሮችን ያው መነሻቸውን ማወቅ ይቻላል። ግን መድረሻቸውን ማወቅ አይቻልም። ምክንያቱም ከዜሮ ይነሳሉ ግን መድረሻቸው አያልቅም ብዙ ነው፤ ልንደርስበት አንችልም። እና ሁለት ቁጥር ከቁጥሮች አንዷ ናት። ለምሳሌ አንድ ብለን ሁለት ነው የምንለው። ስለዚህ ቀጥላ ከአንድ ቀጥላ የምትመጣዋ ሁለት ቁጥር ነች። እና ሁለት ቁጥር ከአንድ ቀጥለን የምናገኛት ከአንድ ቀጥለን የምንጠራት ቁጥር ነች ሁለት ቁጥር።

ደሞዝ ማለት ለስራ ነበር ስራ ወይም ለምንሰራው ስራ ብዙ ጊዜ የሚከፈለን ክፍያ ነው የሚከፈለን ልሰራንበት ለደከምንበት ነገር የሚከፈለን ነገር ነው። አንድ ሰው ከሰራ አንድ ሰው ከደከመ ለዛ ለደከመበት ነገር ክፍያ ያስፈልገዋል። ለዛ ክፍያ የሚከፈለው ነገር ምን ይባላል ደሞዝ ይባላል በወር ሊከፈለው ይችላል በየእለቱ ሊከፈለው ይችላል በሰአት ሊከፈለው ይችላል በተለያየ መንገድ የከፍያ አማራጮች ውስጥ ሊኖረው ይችላሉ እና ያንን ብለን የምንጠራው ምንድነው ደሞዝ እንለዋለን። ደሞዝ ማለት ደም አለ ሰውውዬ የለፋበት አለ ከዛ ዙብ አለ ከዛ የሚከፈለው ገንዘብ መጨረሻ ላይ ምን ይሆናል ደሞዝ ይሆናል። ደሞዝን በዚህ መንገድ ነው የምገልጸው እኔ ምክንያቱም ደሞዝ እየተከፈለኝ ብዙ አመት ስለሰራሁ ስለማውቀው ስለ ደሞዝ ግንዛቤው አለኝ ስለ ደሞዝ ብዙ የማውቃቸው ሁኔታዎች ወይም ብዙ የማውቃቸው እንትኖች ይዘቶች አሉ ደሞዝ ህዝብ እንደሆነ እንዴት እንደሚከፈል በምን አይነት ነገር ነው የሚሰራው? አሰራር ውስጥ እንዴት ነው ወደ አካውንት የሚገባው እንዴት ነው የሚለውን እንትኑ አለኝ አንደርስታንድ እያደረጋለሁኝ ብዙ ጊዜ እረዳለሁኝ

ታክሲ ለምን ከሳካሻነት የምትጠቀምበት ነገር ነው ብዙ ጊዜ ለትራንስፖርት የምትጠቀምበት አንዱ ታክሲን ነው። ታክሲን እጠቀማለሁ። ታክሲ በብዙ መንገድ አገኛለሁኝ ወደ ስራ ስሄድ ከስራ ስመለስ። ወደተለያየ ሀገር ስንቀሳቀስ መሄድ ያለብኝ ቦታ ስሄድ። ያው በክፍያ ክፍያ ታክሲዎችን ይዤ ነው የምሄደው በታክሲ ነው የምሄደው። ለአንዱ ለጉዞ አንዱ ነገር ወሳኙ ነገር ታክሲ ነው። እንደው ከቦታ ቦታ ያመላልሰናል ከቦታ ቦታ ይወስደናል። እና ታክሲ ትልቅ ቦታ አለ ታክሲ ትልቅ አገልግሎት አለው። ታክሲ ትልቅ ለህብረተሰቡ ለማህበረሰቡ የሚሰጡ አገልግሎት ሰፊ እና ብዙ የሚባል ደረጃ ነውና። ሰዎችን ከቦታ ቦታ ያመላልሳል ሰርክ ከህይወት ከቦታ ቦታ ይወስዳል። በብዙ መንገድ አገልግሎታለሁ

ንፋስ በተፈጥሮ የሚገኝ ነገር ነው ወይም በተፈጥሮ የምናየው ነገር ነው በተፈጥሮ የሚመጣ ነገር ነው። እና ንፋስን በምን እናውቀዋለን በምን እናየዋለን ንፋስ ዛፎችን ሲያወዛውዝ ሰዎችን በአቧራ ምናምን ሲያደርግ በተለያየ መንገድ ንፋስን እናየዋለን። ምክንያቱም በተፈጥሮ የሚገኝ ነገር ስለሆነ ብዙ ጊዜ ንፋስ ነፋሻማ ሁኔታ የሚፈጠርበት ሁኔታ አለ። አቧራውን ጠራርገው ይወስዳል ዛፎችን ያወዛውዛል ቤቶችን በብዙ እንትን ይላል በቃ ያውለበልባል እና። ንፋስ ያ ነው እንትኑ ተግባሩ ያ ነው የሚደረገው ነገር ምንድነው? ከንፋስ ራሳችንን መጠበቅ እንዳለብን ንፋስ ተፈጥሮአዊ ስለሆነ አንዳንድ ጊዜ ከባድ ንፋስ ከነፈሰ ለጤናና ለአደጋዎች ለሚያጋልጥ ጥንቃቄ ማድረግ እንዳለብን ነው የማውቀው

ውጣ ማለት ከቤት ውጣ ሊሆን ይችላል ከስራ ቦታ ውጣ ሊሆን ይችላል ከታክሲ ወጣ ሊሆን ይችላል ከሆነ ቦታ ወጣ ሊሆን ይችላል ውጣ ማለት ከሆነ ነገር ላይ ሂድ ከሆነ ነገር ላይ ተነሳ ከሆነ ነገር ላይ ተነስተህ ሂድ መነሳት አለብህ መሄድ አለብህ ወጥተህ መሄድ አለብህ እዛ አካባቢ ወይም እዛ ቦታ መቆየት የለብህም እንደማለት ነው። ውጣ ማለት እንደ ጥያቄ ነገር ነው ወይም ይሄን ነገር አድርግ ይሄን ነገር አድርገህ ውጣ ከዚህ። ይሄን ነገር አድርገህ ውጣ ከዚህ ሂድ ከዚህ እንደማለት ነው እና ውጣ የሚለው ትርጉም ይሄ ነው ያለው ትርጉም

ማስተካከያ ማለት የሆነ ነገር ልንሰራ እንችላለን የሆነ ነገር ልናከናውን እንችላለን የሆነ ነገር ልናደርግ እንችላለን። ያንን የሰራነውን ስራ ደግሞ የተሻለ ለማድረግ የተሻለ ለመስራት ስናስብ። ያንን እናስተካክራለን አስተካክረን መልሰን እንሰራዋለን። መልሰን እናስተካክለዋለን ያ ምን ይባላል ማስተካከያ የሚባል። መጀመሪያ በስራ ነው ስራ ላይ የሆነ ነገር ጨምረንበት ከዛ ከጨመርንበት በኋላ የምናስተካክልበት መንገድ ምን ይባላል? ማስተካከያ ነው። የሚባለው በቃ የሆነ ነገር ስራ ጀምረን ከዛ ስራ ላይ የምንጨምረው ነገር ሊኖር ይችላል አውቃት ሊሆን ይችላል። ሌላ አዲስ ተጨማሪ ነገር ሊሆን ይችላል ይዘት ሊሆን ይችላል። ለዛ ማስተካከያ የምናደርግበት ራሱን ማስተካከያ ይባላል ማለት ነው

ኢሜል ማለት መልእክቶችን የምንቀበልበት እንደውም እኛ መልእክቶቺን የምንልክበት ትልቅ ክላውድ ማከማቻ ነው። ትልቅ በቃ ትልቅ ከሚባል ደረጃ በስራ ምክንያት ሊሆን ይችላል በተለያየ ምክንያት ሊሆን ይችላል። መልእክቶችን እንልካለን መልእክቶችን እንቀበላለን መልእክቶች ሲገቡ ይደርሱናል እናያለን አዲስ ነገሮችን በቃ እንልክበታለን እናከናውንበታለን። እና ኢሜል ትርጉሙ ይሄ ነው። በዋነኝነት በጣም አስፈላጊ ነገር ነው። እስራ በዋነኝነት ለስራ በጣም አስፈላጊ ከሆኑት ነገሮች የክላውድ ማከማቾች አንዱ ኢሜል እና ኢሜል ነው

ዋጋ ማለት የሚወጣ ስሌት ነው የሚወጣ ስሌት ነው ያ ስሌት ምንድነው? በገዢና በሻጭ መካከል የሚኖር ነው። ገዢ ሻጭ የሚሸጥበት የራሱ ዋጋ አለው ገዢ ደግሞ የሚገዛበት የራሱ ዋጋ አለው። በሁለቱም መካከል ያለውን ነገር ነው ዋጋ የምንለው። ዋጋ ደግሞ በሌላ አነጋገር የሆነን ነገር ትርጉም እንዳለው የሚያሳየን ነገር ነው። የሆነ ነገር ዋጋ እንዳለው የሚያሳየን ነገር ነው የሆነ ነገር የሚቆረስ ነገር ወይም የሚሰጥ ነገር እንዳለ የሚያሳይ ነገር ነው ስለዚህ። ዋጋ በገበያ ደረጃ የሆነ የሚጣል ነገር ነው ወይ የሚቀመጥ ነገር ነው። ይሄን ያህል ተብሎ ወይ መቶ ሊሆን ይችላል ወይ ሁለት መቶ ሊሆን ይችላል ወይ አንድ ሺህ ሊሆን ይችላል ተብሎ የሚሰጥ ነገር ነው ትርጉም ያለው ነገር ዋጋ እንለዋለን እና። ዋጋ ይሄ ነው

ውል ማለት ወይም ውል እንለዋለን ውል ማለት በተለያየ መንገድ ሊፈራረም እንችላለን ልንፈራረም እንችላለን ወይም ልናድርም ውል ለስራም ውል እናደርጋለን ውል ማለት ስምምነት ነው ስምምነት ማለት ነው። ለምሳሌ አሰሪና ሰራተኛ ቢኖር አሰሪና በሰራተኛ መካከል ያለው ውል አለ አሰሪውም ስለ ሰራተኛው ማድረግ ያለበትን ነገር ደሞዝ መክፈል እንዳለበት እንዴት እንደሚያሰራው የሚከል ስውል አለ ስምምነት አለ። ሰራተኛውን ደግሞ እዛ አስር ሪቀር ሲሰራ መስራት ያለበት ነገር ማከናወን ያለበት ነገር ምንድነው? ተግባሩ ምንድነው የሚጠቀምበት የሚጠበቅበት የሚለውንም የሚገልጽ ስለሆነ። ውል ማለት በሌላ አነጋገር ስምምነት ማለት ነው። የሆነ አካላቶች የሆነ ሰዎች ሲስማሙ ሲነጋገሩ ያንን ውል እንለዋለን

ቢሮ ማለት ለተለያየ ነገር የምንጠምበት ነው። ስራም ሊሆን ይችላል፤ ለተለያየ ዝግጅትም ሊሆን ይችላል። ራሱን የቻለ በአማረና በተዋበ መንገድ የተሰራ በስነ ምግባር ወይም በስራ ስነ ምግባር ወይም ስራ የሚሰሩ ሰዎች የሚገኙበት የሚሰበሰቡበት አገልግሎት የሚሰጡበት ብዙ ስራዎችን የሚያከናውኑበት አንዱ ቢሮ ነው። ቢሮ ማለት የሆነ ቤት ሆኖ ያ ቤት ግን ለቢሮ ምቹ በሆነ መንገድ የተዘጋጀ፤ ለሰራ ምቹ በሆነ መንገድ የተዘጋጀ ወንበሮች አሉት፤ ኮምፒውተሮች አሉት፤ የተለያዩ የመሳሪያ ቁሳቁሶች አሉት ምን እንለዋለን ቢሮ ብለን እንጠራዋለን።

ሀላፊ ብለን የምንጠራው መሪ እንደማለት ነው መሪ ወይም አንድን አካል የሚመራ። አንድን አካል እንዲከናወን ወይም አንድን ስራ እንዲከናወን ወይም ስራውን እንዲሰራ የሚያደርግ ከላይ ሆኖ። ስራዎችን የሚያዝ ስራዎችን ልሰራ የሚያደርግ ምን ብለን እንጠራዋለን ሀላፊ ብለን እንጠራዋለን? ሀላፊ ማለት ሀላፊነት ከሚለው የመጣነው ሀላፊነት ወስዶ ስራዎችን የሚሰራ እንደዚሁም የሚያሰራ። ለዛም ስራ ተጠያቂነቱን ለዛም ስራ። ብዙ ተግባራቶችን የሚወስድ ስለ ስራውም ብዙ እውቀት ያለው ስለ ስራውም ብዙ አመለካከት ያለው ብዙ ሰራተኞችን አቅፎ ያዘን ሰው ምን እንለዋለን ሀላፊ እንለዋለን